እሺ ሰላም ሰላም ጤና ይስጥልኝ እኔ እጅግ በጣም ደህና ነኝ ከዚህ በመቀጠል እንግዲህ የቀረበልኝን ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። የቀረበልኝ ጥያቄም ቤትህን ምን ያህል ጊዜ ታጸዳለህ የሚል ነው ማለት ነው? አዎ እንግዲህ ቤቴን በሳምንት አራቴ ወይም አምስቴ አጸዳለሁ። ባለፈው። እንግዲህ ያው ስራ በጣም በሚደራረብብኝ ጊዜ ግን ይሄን አምስት ወይም ደግሞ አራትየ ላላጸዳ እችላለሁ ማለት ነው። ምክንያቱም ቤትን ለማጽዳት እንግዲህ ጊዜ ያስፈልጋል ማለት ነው። እና ይሄን ጊዜ ለመጠቀም የግድ ስራ ውጪ መሆን አለብኝ ማለት ነው። እና ስራ ካልበዛብኝ እንግዲህ ቤቴን ከሳምንት ሶስቴ ወይም ደግሞ አምስቴ ላጸዳ እችላለሁ ማለት ነው። የሆነበትን ምክንያት እንግዲህ ቤት ማጽዳት እጅግ በጣም ነው አስፈላጊና ጠቃሚ የሆነ ጉዳይ ነው ማለት ነው። እንግዲህ ጽዳት ሲባል እንግዲህ የቤታችንን ንጽህና ለመጠበቅ የሚያስችለን ጉዳይ ነው ማለት ነው። ይህም እንግዲህ ሲባል ንጽህና በጣም አስፈላጊና መሰረታዊ የሆነ ነገር ነው ማለት ነው። ምክንያቱም ንጽህናን መጠበቅ ከተለያዩ በሽታዎች ይጠብቀናል ማለት ነው። እንግዲህ የቤታችን ንጽህና ካልተጠበቀ የተለያዩ ጀርሞች የተለያዩ ነፍሳት እንዲሁም ደግሞ የተለያዩ ባእድ የሆኑ ነገሮች ቤታችን ውስጥ በመምጣት እኛ ላይ ጉዳት ሊያደርሱብን ስለሚችሉ። ይህንን እንግዲህ ለመከላከል የግድ ቤታችንን ማጽዳት ስለሚኖርብን ማለት ነው። እንግዲህ ጽዳት ሲባል ያው ብዙ አይነት ጽዳት አለ ማለት ነው። የጽዳት ማለት ንጽህናን ከመጠበቅ ጋር ይያያዛል። እንግዲህ ንጽህናን ስንጠብቅ የግል ንጽህናም ሆነ የአካባቢው ንጽህናን የተለያዩ ነገሮችን ማለትም በሽታ እንዳይዙን ለማድረግ የሚያስችልና ወሳኝ የሆነ ነገር በመሆኑ ይህንን ልናከናውን ይገባል ማለት ነው። እናም ቤትህን ምን ያህል ጊዜ ታጸዳለህ ሲባል እንግዲህ እንደየሰው ሊለያይ ይችላል ማለት ነው። እንዲሁም ደግሞ እንደየወቅቱም እንደዚሁ ይለያያል ማለት ነው። ምክንያቱም አንዳንድ ወቅቶች ላይ ቤት በጣም የሚቆሽበት ጊዜ አለ ማለት ነው። ይህ የሆነበት ምክንያትም እንግዲህ ውጭ አካባቢ የተለያየ አቧራና ወይም ደግሞ መጥፎ ነገር በሚበዛበት ጊዜ ቤታችንም የመቆሸሽ እድሉ ከፍተኛ ይሆናል ማለት ነው። ምክንያቱም እንግዲህ ውስጥ እየተለያየ ነገር ተውጪ ስንመጣ ይዘን ገብተን ላናቆሽሸው እንችላለን ማለት ነው። እና ይሄም በጥሩና በሰአቱ ሊጸዳና ሊከላ ይገባል ማለት ነው። ይሄ ካልሆነ ግን ቤታችን ቆሽሾ ውበቱንም ያጣል ማለት ነው። አንዱም ደግሞ በኛ ላይ የሚኖረው የተለያየ ጉዳት ሊጨምርብን ይችላል ማለት ነው። እንግዲህ ቤትን ማጽዳት ብዙ ጠቀሜታዎች አሉት። አንደኛው በሽታ ለመከላከል ሁለተኛው ደግሞ ቤታችን ንጹህ ሆኖ በጣም አሪፍ የሆነ መዕዛ እንዲኖረውና በጣም ሳቢና ማራኪ እንዲሆን ያደርጋል። ማለት ነውና እንግዲህ በአጠቃላይ ጽዳት ሲባል ያው ብዙ አይነት ጥቅም ይተውቻሉ እና ሁሉም ሰው የየራሱን መንገድ ሊያጸዳ ይችላል። እንግዲህ አንዳንድ ሰው በቀን ሁለቴም ሊያጸዳ ይችላል በቃ አድሮ ምክንያቱም ቤቱ ቶሎ ቶሎ የሚቆሽሸው ቶሎ ቶሎ መጽዳት ይኖርበታል ማለት ነው። ነገር ግን እኔ ቤት ላይ ያው በቀን አንድ ጊዜ ስለምገባ ማለትም ማታ ስለምገባ ቤቴ የምቆሸሽ እድሉ ዝቅተኛ ነው ማለት ነው። እና ቢሆንም ግን ትንሽ ቆሻሻ ካለበት በጣም ስለሚያስጥላኝና ስለሚደብረኝ የግዴታ ቤቴን ማጽዳት ስለሚኖርብኝ ሁሌ አጸደዋለሁ ማለት ነው። እና ሁላችሁም ቤታችሁን እንድታጸዱ እመክራችኋለሁ ምክንያቱም በዚህ ማጽዳት በጣም አሪፍ ነው። ወሳኝ የሆነ ነገር በመሆኑ በተለይ ደግሞ ሴቶች ቤት ጸጥታ ላይ በጣም ታዋቂና ሁሌም ቤታቸውን የሚያጸዱና ውበቷን የሚጠብቁ ናቸው ማለት ነው። እንግዲህ የሴቶች ቤት በጣም አልባብ አልባብ የምትሸተው ወይም ደግሞ እጅግ በጣም የምታምር ናት ማለት ነው። እና በመሆኑ ሴቶች በጽዳት ቤታቸውን ማጽዳት አንደኛ ተብለው ይወሰዳሉ ማለት ነው። ወንዶች ግን ያው ቤታቸውን የማስዳት አዝማሚያቸው በጣም ዝቅተኛ ነው ተብሎ ይገመታል ምክንያቱም በወንድ ልጅ ለቤቱ ብዙ ቦታ የለውም ማለት ነው። ነገር ግን ለራሱ ከፍተኛ የሆነ ቦታ አለው ማለት ነው። እንደውም ከራስ ጋር ራሱ ሲነጻጸር የራሳቸውን አካላት ከመጽዳትም ውበታቸውን ከመጠበቅ አንፃር ሴቶቹ ከወንዶቹ የበለጠ ናቸው ማለት ነው። እናም ይህ ቤትህን ምን ያህል ጊዜ ታጸዳለህ የሚለውን እንደየ ሰው ይለያያል ማለት ነው። ነገር ግን እኔ ከሶስት እስከ አምስት በሆነ ጊዜ ውስጥ ቤቴን አጸዳለሁ ማለት ነው። እንግዲህ ይህን እናንተ እየራሳችሁ የሆነ የጽዳት ጊዜ እና ቤታችሁን የምታጸዱበት እንግዲህ በተለያየ ጊዜ ሊሆን ይችላል ማለት ነው። እንግዲህ አመሰግናለሁ ይሄ ማለት እድሉ ስለሰጠኝ እንዳጋራ በጣም አድርጌ አመሰግናለሁ ማለት ነው። እና አንዳንድ ሰዎች እንግዲህ ያው ቤታቸውን የማያጸዱም ሊኖሩ ይችላሉ። ልጅ የማይበዛበትና ሰው የማይገባበት ወይም ደግሞ የማያቆሽሽባቸው ከሆነ እንግዲህ በሳምንት ሁለቴ ወይም ደግሞ አንድ ጊዜ ብቻ ቤታቸውን ሊያጸዱ ይችላሉ ማለት ነው። ነገር ግን ህፃናት በጣም በሚበዙበት አካባቢ ደግሞ የባሰ ነውና ሁሌ ጽዳት ማድረግ ያስፈልጋል

ሰላም ሰላም ጤና ይስጥልኝ ምስጋናዬ ታላቅ እንደመሆኑ መጥል ምስጋናዬን መግለጽ እፈልጋለሁ። ከዚህም በመቀጠል እንግዲህ በባህላችሁ ሰርግ እንዴት ይከበራል? የሚለውን ጥያቄ ምላሽ ልሰጣችሁ ቀርቤያለሁ ማለት ነው። እንግዲህ በአካባቢያችን ሰርግ በደማቅ ሁኔታ ይከበራል ማለት ነው። እንግዲህ ሰርግ ያው ብዙ አይነት ሰርጎች አሉ ማለት ነው። በመንፈሳዊ መንገድ የሚካሄድ ሰርግ አለ። ማለትም በሃይማኖታዊ መንገድ። ሚስትና ሙሽራው ወይም ደግሞ ሙሽሪትና ሙሽራው ቤተክርስቲያን በመሄድ በተክሌል ወይም ደግሞ በቁርባን የሚጋቡበት ሁኔታም አለ። እንዲሁም ደግሞ በመንግስት የሚያደርጉት ወይም ደግሞ ይሄ ባህላዊ የሆነ ጋብቻ የምንለው አለ ማለት ነው። እና እንግዲህ ከዚህ የኛ አካባቢ የሚከናወነው። አብዛኛውን ጊዜ እንግዲህ ሰማንያ በማሰር ቤተክርስቲያን ሳይሄዱ ነገር ግን እናትና አባት። በማስተዋወቅ እንግዲህ በመጀመሪያ ደረጃ ወደ ሙሽሪቷ ቤት የተለያዩ ሽማግሌዎች ይላካሉ ማለት ነው ጥየቃ የሚባለው ነገር። ይካሄዳል ማለት ነው። ከዛም እነዛ ሰዎች እንግዲህ ከሄዱ በኋላ እሺታ ወይም ደግሞ እምቢታ ይዘው ይመለሳሉ ማለት ነው። እንግዲህ ሰዎቹ እሺ ከተባሉ በኋላ ቀጥታ ዳበቆሎና አረቄ ወይም ደግሞ ማንኛውም ጠጂን ወይም ደግሞ ብዙ የመሳሰሉት ነገሮች ተይዘው ወደ ሴትየዋ ወይም ደግሞ ወደ ሙሽሪት ቤተሰብ ይከሄዳል ማለት ነው። ይህ ከተኬደ በኋላ እምነት ይባላል። እምነት ከተበላ በኋላ እንግዲህ አብዛኛውን ጊዜ ሰርግ የሚካሄደው በፋሲካ ነው። ነገር ግን በጥርም አንዳንድ ጊዜ ሰርጎች ይካሄዳሉ ማለት ነው። ነገር ግን በብዛት የሚካሄደው እኛ አካባቢ ላይ በፋሲካ ወቅት ነው ማለት ነው። እንግዲህ እናም ይህ እንግዲህ የጠለያዩ ተግባራት ይከናወናል ማለት ነው። በሰርጉ ሰዓት እንግዲህ በሰርጉ ሰዓት አርባ ወይም ሃምሳ የሆነ አጃቢ የሚባል አለ እና አጃቢ ይዞ ይሄዳል። ይሄዳል ማለት ነው። እንግዲህ ከሄደም በኋላ ሙሽሪትን ይዟት ይመለሳል ማለት ነው። እንግዲህ ከተመለሰን በኋላ ሰዎቹ እልል እየዘፈኑ ይቀበሉታል ማለት ነው። ሲመለስ በከፍተኛ ድምቀት ወደ ቤት ይዟት ከገባ በኋላ ቤት ገብተው ትንሽ ከጨፈሩና ከዘፈኑ በኋላ ሙሽራዬቱን ይዞ ወደ ዳስ ይወጣል ማለት ነው። እንግዲህ ዳስ ላይ የተቀመጠው የተለያዩ ፕሮግራሞች ይካሄዳሉ ማለት ነው። እነዚህ ፕሮግራሞች የጨረታ ፕሮግራሞች ይካሄዳሉ እነዚህ ፕሮግራሞች እንግዲህ ለሙሽራው ገንዘብ ለማሰባሰብ በጣም ከፍተኛ የሆነ እድልን ይፈጥሩለታል ማለት ነው። እና በአጠቃላይ እንግዲህ እኛ ላይ የሚካሄደው በብዙ ጊዜ በባህላዊ መንገድ ነው ማለት ነው። እንዲሁም ደግሞ በአሁኑ ሰዓት አብዛኛው ሰው ሙሽራ የሚያመጣው መኪና በመከራየት ሆኗል ማለት ነው። እና ይህ አሁን ቅርብ ላይ የመጣ ነው ማለት ነው። ነገር ግን በድሮ ጊዜ ብዙ ፈረሶች ተይዞ ይኬድና እነዛ ፈረሶች እየጋለቡ ሙሽራውም በዛ ላይ ሆኖ በከፍተኛ ድምቀት በባህላዊ መንገድ ይከናወን ነበር ማለት ነው። ነገር ግን ይሄ ሁኔታ አሁን ላይ እንግዲህ ሙሽራው በመኪና በመሄድ ልጅቷን ይዟት የሚመለስበት ሁኔታ እየሰፋ ሄዷል ማለት ነው። ከዚህም በተጨማሪ እንግዲህ በመንፈሳዊ መንገድ የሚከፉት ሙሽሮች አሉ ማለት ነው። እነዚህ ሙሽሮች እንዴት ይከፋሉ ካላችሁኝ? በመጀመሪያ ሙሽራውና ሙሽሪት ከተጨጫጩ በኋላ እንግዲህ ቤተሰብ እንደዛው በቅድሙ አይነት ይላክና እምነቱ ከተበላና ቀን ከተቆረጠ በኋላ እንግዲህ ቀኑ በተቆረጠበት ሰዓት ሰርግ ተሰርጎ ቀጥታ ሙሽራ ሄዳ ትመጣለች ማለት ነው። ይቺ ሙሽራ ከመጣች በኋላ እንግዲህ ቤተክርስቲያን ሄደው እየተያዩ ስነ ስርዓቶችን ያከብራሉ ማለት ነው። እስከ ሶስት ቀን የሚሆን ሙሽራውና ሙሽሪት ምንም አይነት ጾታዊ ግንኙነት አያደርጉም ማለት ነው። ምክንያቱም በቤተክርስቲያን የሚከነወኑ ብዙ ነገሮች በመኖራቸው እነዛን ነገሮች ለማከናወን ምንም አይነት ጾታዊ ግንኙነት አያካሂዱም ማለት ነው። እንግዲህ ሶስት ቀን ወይም ደግሞ በአራተኛው ቀን ይህ ፕሮግራም ካለቀ በኋላ ሙሽሪትና ሙሽራው ጾታዊ ግንኙነት ያካሄዳለሁ ማለት ነው። ይህን ካካሄዱ በኋላ እንግዲህ የሙሽራይት ህግ ወይም ደግሞ ህጓ ከተገኘ በከፍተኛ ደስታ ዘፈን ይደረጋል ማለት ነው። ይህ ዘፈን እየተደረገ እንግዲህ ወደ ሙሽራይት እናት ቤተሰቡ ይላክና ለሙሽራይት እናት እንግዲህ ቀሚስ ወይም ደግሞ መቀነት ትሰጣለች ማለት ነው። ምክንያቱም ልጂቷን በከፍተኛ ጥንቃቄና በከፍተኛ ፀባይ አሳድጋው ለልጁ ለሙሽራው እዚህ ድረስ ስላደረሷት እንግዲህ ሽልማት ወይም ደግሞ የበረከት ወይም ደግሞ የአክብሮት ተብሎ ይህ ቀሚስ ለእናቲት ወይም ደግሞ መቀነቱ ለእናቲት ይደረግለታል ማለት ነው። ይህ ከተደረገ በኋላ እንዲሁ እየተዘፈነ ደግሞ ወደ ሙሽራው ቤተሰብ

ሰላም ሰላም ጤና ይስጥልኝ፣ እንግዲህ እኔ ለማቅረብ የምፈልገው እዚህ ጋር በቀረበልኝ ጥያቄ በሰረት ነው ማለት ነው። ጥያቄውም እንግዲህ "ጥፍርህን ትቆርጣለህ?" የሚል ነው ማለት ነው። ምላሼም አዎ ጥፍሬን እቆርጣለሁ። ምክንያቱም እንግዲህ ጥፍርን መቁረጥ ከግል ንጽህናዎች አጠባበቃ አንዱ ይመደባል ማለት ነው። አንዳንድ ሰዎች እንግዲህ በተለይ በአሁኑ ሰዓት ጥፍራቸውን ሲያሳድጉ እናያለን ማለት ነው። በተለይም ደግሞ ሴት ልጆች እንደውም የተለያዩ የማስዋቢያ ቦታዎች በመሄድ ጥፍራቸውን በከፍተኛ ሁኔታ ብዙ ብር በመክፈል እንግዲህ ጥፍራቸውን ሲተከሉና ጥፍራቸውን ሲያሳድጉ እናያለን ማለት ነው፤ እና እነዚህ ሰዎች እንግዲህ ጥፍራቸውን አይቆረጡም ማለት ነው። ምክንያቱም ጥፍራቸውን ስላስጨመሩና ስላስተከሉበት መቁረጥ በጣም አስቸጋሪ ይሆንባቸዋል ማለት ነው። እንግዲህ እኔ ግን ጥፍሬን እቆርጣለሁ በተለይ ደግሞ እኛ አካባቢ ላይ ጥፍራቸውን ካሳደጉ በጣም እስ ይሰደባሉ ባህላችንም አይፈቅድም ማለት ነው። በርግጥ ሴቶችም ቢሆን ጥፍርን ማሳደግ ከባ ከኛ ባህል ጋር የተያያዘ አይደለም፤ ነገር ግን የውጪውን ባህል ወይም ደግሞ የምዕራባዊያንን ባህል ቀጥታ በመቀበል እነሱ ተግባራዊ እያደረጉት ይገኛሉ ማለት ነው። እንግዲህ ጥፍርን ማሳደግ በጣም መጥፎና ሌላ ከሃይማኖታዊ እሴቶቻችን የሚያስወጣንና የሌላውን ሃይማኖት ወይም ደግሞ የሌላውን ተግባር የመከተል ሂደት ነው ማለት ነው፤ እና ሁላችሁም ጥፍራችሁን ማሳደግ መጥፎ እንደሆነ እነግራችኋለሁ እናም ጥፍራችሁን ሁሌ እንድትቆርጡትና እንድታሳጥሩት እመክራለሁ ማለት ነው። ምክንያቱም ጥፍርን ማሳደግ ጎጂ ባህልና ከሃይማኖት ጋር እንዲሁም ደግሞ ከአካባቢያችን ባህልና ወግ ጋር እሴት ጋር የማይገናኝና የማይያዝ በመሆኑ ሁሉም ሰው ጥፍሩን ሊቆርጥና ሊያሳጥር ይገባል ማለት ነው። ጥፍርን ማሳጠር እንግዲህ ወይም ደግሞ መቆረጥ ከንጽህና አጠባበቅ ጋር የሚያያዝ ስለሆነ ሁላችንም ይህንን ጉዳይ ስለምናውቅ እና ይህንን ልንተገብር ይገባል ማለት ነው ይህንን እንድታከናውኑ ሁላችሁንም የምነግራችሁ ይሆናል ማለት ነው። ሰላም ጤና ይስጥልኝ እንግዲህ እኔ እየነገርኳችሁ ያለሁት ትክክለኛውን እና መከተል ያለባችሁን ጉዳይ በመሆኑ ሁላችሁም ይህንን ተቀብላችሁ እንድትተገብሩት እፈልጋለሁ ማለት ነው። እንግዲህ ጥፍርን ማሳደግ በጣም መጥፎ ነው ማለት ነው፤ ነገር ግን ለአንዳንድ አላማ እያሉ ሰዎች ጥፍራቸውን ሲያሳድጉ እናያለን ማለት ነው። እነዚህ ሰዎች እንግዲህ የራሳቸው የሆነ አላማ ሊኖራቸው ይችላል። እንግዲህ ጥፍርን ማሳደግ በምዕራባዊ ባህልና ወግ አሁን ላይ በተለይ በዘመናዊነት ከመጣ ጀምሮ የሰው ልጅ የራሱን ባህል እየተወ የሌላውን ባህል ከምዕራባውያን ቀጥታ በመቅሰም ራሱ ላይ እየተገበረ ይገኛል ማለት ነው። ይህ እንግዲህ ተግባር ጥሩ ነው ብዬ አልገምትም። ምክንያቱም የሰው ልጆችን ወዳልሆነ ቦታ የሚለቅ በመሆኑ ማለት ነው። ይሄም እንግዲህ የሶሻል ሚዲያ ወይም ደግሞ የማህበራዊ ሚዲያ ውጤት ነው ብዬ ነው የምወስደው። ምክንያቱም ሰዎቹ እንግዲህ ምዕራባውያን ወይም ደግሞ ምዕራቡ አለም ላይ ሄደው ይህንን ነገር አላዩትም ማለት ነው፤ ነገር ግን ምዕራቡ ላይ የሚገናውኑ ነገሮችን ማህበራዊ ሚዲያን በመጠቀም በቀላሉ ማየት እና ያንን መለማመድ ስለሚችሉ እንግዲህ ይህንን የምዕራባውያኑን ባህልና ወግ በራሳቸው ላይ እንዲያደርጉ አግዟቸዋል ማለት ነው፤ እና ጥፍርን መቆረጥ በተለይ በቅ አካባቢ የተለመደ ነው። ሴት ልጅ ብትሆንም ጥፍሯን ማሳደግ የለባትም። ምክንያቱም የተለያየ ስራን ስለምትሰራ ይህ ጥፍር ደግሞ ለመስራት እጅግ በጣም አዳጋች ይሆናል። ምክንያቱም በጥፍሯ ላይ የተለያዩ ቆሻሻዎች በመግባት ሊያቆሽሻት ስለሚችል ይሄንን ጥፍር የግዴታ ማሳደግ አይጠበቅባትም፤ እንዲሁም ደግሞ ወይም ደግሞ በገጠር አካባቢ ያሉ ሰዎች እንግዲህ ለሃይማኖታቸው ከፍተኛ የሆነ እምነትና ከፍተኛ የሆነ ጥንቃቄ ስላላቸው ይህንን ለማድረግ ቤተሰባቸውም ሆነ አእምሯቸው አይፈቅድላቸውም እና ይሄን ከማድረግ ይቆጠባሉ ማለት ነው። እንግዲህ ከዚህም በተጨማሪ ከፍተኛ የስራ ሀላፊነት ስላለባቸው ይህንን መተግበር ፈጽሞ ለእነሱ አይፈቀድላቸውም ማለት ነው፤ ነገር ግን ከተማ አካባቢ የሚኖሩ ቅንጡና የሀብታም ልጆች ስራ ስለማይሰሩ በቀላሉ ይሄን ለማሳደግ ምቹ ሁኔታን ፈጥሮላቸዋል ማለት ነው። እንግዲህ ስራ የማይሰሩ ሰዎች የሚያደርጉት ቅጡ ይጠፋቸዋል ማለት ነው። ምክንያቱም ቁጭ ብለው በሚውሉበት ጊዜ እንግዲህ የተለያየ ነገር እንትን ከማድረግ አይቆጠቡም ማለት ነው። ምክንያቱም ቁጭ ብለው ስልካቸውን ሲነካኩና ሲመለከቱ ስለሚውሉ የተለያዩ መጥፎ እና የኛን ባህልና ወግ የማይጠ የማያሳዩ ነገሮችን በራሳቸው ላይ ሲያደርጉ እናያለን ማለት ነው፤ እናም ሰዎች ይህንን እንዳታደርጉ እመክራችኋለሁ። ምክንያቱም ከባህልም ከወግም እንዲሁም ደግሞ ከእሴታችንም አንፃር የማይፈቅድና መጥፎ የሆነ ነገር በመሆኑ ሁላችሁም ይህንን ነገር ባታደርጉ በጣም ደስተኛ ነኝ። ስለዚህ ጥፍራችሁን ሁሌም ሁሌም እንድትቆረጡት እመክራችኋለሁ። ጥፍርን መቆረጥ ብዙ ጠቀሜታ ስላለው ምክንያቱም በጥፍ

ሰላም ሰላም ጤና ይስጥልኝ እጅግ በጣም አድርጌ አመሰግናለሁ ከዚህ በመቀጠል እንግዲህ ይቀርባልኝን ጥያቄ ለመመለስ እወዳለሁ ማለት ነው ጥያቄው ሌሎችን ለማስተማር ትችላለህ? የሚል ነው ማለት ነው? አዎ ሌሎችን ማስተማር እችላለሁ ምክንያቱም ሌሎችን ማስተማር በጣም አስፈላጊ የሆነ ነገር በመሆኑ የግዴታ ሌሎችን ማስተማር ልንለማመደውና ልንተገብረው የሚገባ ተግባር ነው ማለት ነው። ምክንያቱም ሌሎችን ማስተማር በጣም ጥሩ ነው። እንግዲህ ሌሎቹ ከተማሩ ሀገር ተማረች እንደማለት ነው ማለት ነው ሁሉም ሰው ሌሎቹን የሚያስተምር የሚያስረዳ ከሆነ ሀገሪቷ በሙሉ የተማረ ዜጋ አላት ማለት ነው። እንግዲህ የተማረ ዜጋ ለአንድ ሀገር በጣም ወሳኝና መሰረታዊ የሆነ ነገር ነው ማለት ነው። ምክንያቱም ለአንድ ሀገር እድገትና ብልጽግና የተማረ ህዝብ ስለሚያስፈልግ ህብረተሰቡን ማስተማር ከሁላችንም የተማረ ዜጋ የሚጠበቅ በመሆኑ ሁሉም ሰው ሁሎችን ሊያስተምር ይችላል እንግዲህ ማስተማር ሲባል ብዙ አይነት ነገሮች ሊሆኑ ይችላሉ። እንግዲህ ማስተማር ሲባል አንደኛ በትምህርት ወይም ደግሞ በመደበኛ የሆነውን ትምህርት ሌሎችን ማስተማር ማለት ነው ለምሳሌ:- ብሎስ በክፍል ውስጥ እየተማርን እኛ ያወቅነውን ነገር ለጓደኞቻችን ማስረዳት በደንብ ማስተማር ይህ ማስተማር ከሚባል ውስጥ ይመደባል ማለት ነው። እንደውም ደግሞ ውጪ ላይ ያሉ ነገሮች የኔ እንግዲህ የተለያዩ ነገሮችን ልናስተምራቸው እንችላለን ማለት ነው። ለምሳሌ:- መጥፎና ጥሩ የሆነውን ነገር ወይም ደግሞ ለጓደኞቻችን ለቤተሰብ እና ለተለያዩ የህብረተሰብ ክፍሎች በተለያየ ሰዓት ማስተማር ሌሎችን ማስተማር ተብሎ ይጠራል ማለት ነው። እንግዲህ የማስተማር አይነት እንደተባለው ስለ ሃይማኖት ትምህርት ሊሆን ይችላል እንዲሁም ደግሞ ስለ ህይወት ሊሆን ይችላል። እንዲሁም ደግሞ አጠቃላይ መማር ስላለባቸው ልዩ ልዩ ነገሮች እውቀትን መፍጠር ሌሎችንም ማስተማር ተብሎ ይጠራል ማለት ነው። እንግዲህ ሌሎችን ማስተማር እጅግ በጣም አስፈላጊ ነው ማለት ነው እንግዲህ በፈጣሪ ዘንድ የሚሆን ሌሎችን ማስተማርና ማስረዳት በጣም ጥሩና ተቀባይነት ያለው ነገር ነው ማለት ነው። እና እኛም እንደ እውነት ተከታይ ማለትም እንደ ኦርቶዶክስ እውነት ተከታይ እምነታችን ሌሎችን ስለ እምነታቸው ልናስተምራቸውና ልናስረዳቸው ይገባል ማለት ነው። ምክንያቱም ይህ ነገር ስለሚጠቅመን ለነሱም ለእኛም ስለሚጠቅመን ቃሉም እንደዚህ ይላል እንግዲህ ሌሎችን አስተምሮ ማለትም የተለያየ ነገር በማስረዳት ወይም ደግሞ ትምህርት በመስጠት ያ እየተሳተየ ያለ ሰው ከመንገድ ወፍ ይመለስ አንተም እሱም ትድላላችሁ ይላል። ነገር ግን አስተምረኸው ከዛ ከጥፋቱ ባይመለስ አንተ ትድናለህ እሱ ግን ወደ ሲኦል ወይም ደግሞ ቅጣትን ያገኛል ይላል ማለት ነው። እና እንግዲህ ማስተማር በጣም አስፈላጊና ጥሩ የሆነ ነገር መሆኑን ማሳያ ነው ማለት ነው። እንግዲህ ሌሎችን በምናስተምርበት ጊዜ እኛም ደግሞ ድፍረትን እንዲሁም ደግሞ በሰው ዘንድ መወደድን እናተርፋለን ማለት ነው። እንግዲህ ሌሎችን ማስተማር ይሄንን ጥቅም ይጠይቃል ለሁላችንም ሌሎችን በማስተማር የራሳችንን እውቀት እንደውም ደግሞ የሌላችንን እውቀት ልናዳብርና ልናበለጽግ ይገባል ማለት ነው። እናም ሌሎችን መስተማር ጥሩና ተገቢ የሆነ ነገር በመሆኑ ሁላችሁም ሌሎችንም እንድታስተምሩ እገብዛችኋለሁ ማለት ነው ሌሎችን ማስተማር እጅግ በጣም አስፈላጊ በመሆኑ ሁላችንም ልንተገብረውና ልናደርገው የሚገባን ነገር ነው ማለት ነው። እናም ቤተሰብ ይህንን ብታደርጉ ለእናንተም ሆነ ለማህበረሰብ እንዲሁም ለሀገሪቱ እጅግ በጣም አስፈላጊ ነው። እንግዲህ ሌሎችን ማስተማር ብዙ ጊዜ በተለያየ ቦታ ይከናወናል ለምሳሌ:- በአንድ ድርጅት ውስጥ የሚሰሩ ሰራተኞች እንግዲህ በአለቃቸው ምክንያት የተለያየ ትምህርት ይሰጣቸዋል ማለት ነው።። እንግዲህ ይሄ የሚሰጣቸው የማያውቁት ነገር በመኖሩ የማያውቁትን ነገር ካለቃቸው የተለያየ ትምህርትን ይወስዳሉ ስለ ስራቸው ሁኔታ ስለ ድርጅታቸው ባህልና የድርጅታቸውን ህግና ደንብ ከማወቅ አንፃር የተለያየ ትምህርቶች ይወስዳሉ ማለት ነው። እንግዲህ እነዚህ ትምህርቶች በስልጠና መልኩም ሊሰጣቸው ይችላል እንዲሁም ደግሞ በስብሰባ መልካም አንድ ላይ በመሆን የተለያዩ መግለጫዎችን በመስጠት ይሄን አታድርጉ ይሄ ድርጅታችን ባህልና ወግ አይፈቅደውም በማለት እንደዚህ አይነት ነገሮች ትምህርት ይሰጣሉ ማለት ነው። እና ይሄንን ሁላችንም ልናውቅ እና ለሰዎች ሌሎችን ለማስተማር መተግበር የሚጠበቅብን እና ከእኛ ያለ ነገር በመሆኑ ሁላችንም ይሄንን ነገር ልንተገብረው ይገባል ማለት ነው። እና ሌሎችን ማስተማር ማህበረሰቡን ማስተማር ለአንድ ሀገር እድገትና ብልጽግና ወሳኝ በመሆኑ ሀገራችንን እንድታደግና እንድትበለጽግ ሌሎችን ማስተማር እንድንለማመደውና ልናደርገው የሚገባ ጉዳይ በመሆኑ ሁላችንም ሌሎችንም ማስተማር ልንቀጥልበትና ልናደርገው ይገባል ማለት ነው። ሁላችሁም ይሄን ብታደርጉ እጅግ በጣም አስፈላጊና ጥሩ ነገር በመሆኑ ሁላችሁም ሌሎችን ማስተማርን ከሁላችሁም የሚጠበቅ በመሆኑ ሁላችሁም ሌሎችን ማስተማር ልታደርጉ ይገባል ማለት ነውና ሌሎችን ማስተማር በጣም ጠቃሚ

ሰላም ሰላም ጤና ይስጥልኝ አመሰግናለሁ እንግዲህ የተጠየኩት ጥያቄ ዜናውን ከየት ታገኛለህ የሚለው ማለት ነው። እንግዲህ ዜና የሚገኝባቸው ብዙ ብዙ ቦታዎች ወይም ደግሞ አሁን ላይ የተለያዩ ሶሻል ወይም ደግሞ ማህበራዊ ሚዲያዎች ስለሚገኙ እዚህ ነው እንግዲህ ከእነዚህ ማህበራዊ ሚዲያዎች በቀላሉ ማግኘት እችላለሁ ማለት ነው። ምክንያቱም በአሁኑ ሰዓት አለማት የምትጠቀመው ቴክኖሎጂ ወይም ደግሞ ይሄን ስልጣኔ በመሆኑ ይሄን ስልጣኔ በመጠቀም የፈለግነውን ነገር በቀላሉና በአጭር ሰዓት ማግኘት እንችላለን ማለት ነው። እንግዲህ ዜና ከሚገኝባቸው ምንጮች መካከል ለምሳሌ ከተለያዩ ዩቲዩብ ድረገፆች ላይ ልናገኝ እንችላለን እንዲሁም ደግሞ ከፌስቡክ ድረገጽ ከቴሌግራም ድረገጽ እና ከራዲዮ ከጋዜጣ እንድሁም ደግሞ ከተለያዩ መጋዚኖች ወይም ደግሞ ከተለያዩ መጽሄቶች ዜናን ማግኘት እንችላለን ማለት ነው። እንግዲህ እነዚህ ዜና የሚገኝባቸው ነገሮች በሁለት መንገድ ልናየው እንችላለን ማለት ነው። አንደኛው ከተለያዩ የኤሌክትሮኒክ ከሆኑ ነገሮች ወይም ደግሞ ከ ታትመው ከሚወጡ የተለያዩ ጋዜጣዎች ዜናን ማግኘት እንችላለን ማለት ነው። ነገር ግን አሁን በሰፊው ጊዜ ወይም ደግሞ በሰፊው ሰዓት ወይም ደግሞ በሰፊው የምንጠቀመው እንግዲህ እነዚህ የኤሌክትሮኒክ ማቴሪያል ከሆኑ ነገሮች ነው ማለት ነው። በተለይም ደግሞ ይህንን ስማርት ስልካችንን ወይም ደግሞ የተች ስልክ በመጠቀም ዜናዎችን በቀላሉ ማግኘት እና መከታተል እንችላለን ማለት ነው። እንግዲህ ይህ ስልካችን ከፍተኛ የሆነ መረጃን በቀላሉ ሰዓት በአጭር ጊዜ የምናገኝበት እንድሁም አሁን በዚህ ደቂቃ እና በዚህ ሰዓት ውስጥ ምን እየተከናወነ እንደሆነ። በአለማችን ላይ በሀገራችን ላይ በክልላችን እና በጎጣችን ላይ እየተከናወነ ያለውን ነገር በተለያየ ነገር እንግዲህ ማግኘት እንችላለን ማለት ነው እና ዜና የምናገኝበት ነገር በጣም እየቀለለና አሪፍ እየሆነ መጥቷል ማለት ነው። ነገር ግን በበፊቱ ሰዓት ያው ዜና የሚገኘው ከ ሬዲዮን ከቴሌቪዥን እንዲሁም ከጋዜጣ በመሆኑ እነዚህን በቀላሉ ማግኘት አንችልም እንደዚሁም ደግሞ። በእነዚህ ላይ የሚላከው መረጃ እንግዲህ የቆየ ብዙ ጊዜን ከቆየ በኋላ እጅግና እጅግ በጣም ታዋቂ የሆነ መረጃ ቀጥታ ወደ እነዛ ተልኮ በተለያዩ ነገሮች ከተቀዳና ሪከርድ ወይም ደግሞ ከተጻፈና ወይም ደግሞ ቪዲዮ ከተሰራ በኋላ ለእኛ ይደርሳል ማለት ነው። እንግዲህ ይህን ለማከናወን በጣም ጊዜ ይወስድ በመሆኑ መረጃዎችን ለማግኘት እጅግ በጣም አስቸጋሪ ይሆን ነበር ማለት ነው። ነገር ግን በአሁኑ ሰዓት ይህ ስልኮች የተለያዩ መገናኛ ብዙሃን እየሰፉ በመምጣታቸው ዜናውን በቀላሉ ማግኘት እንችላለን ማለት ነው። ለምሳሌ እንግዲህ ከዩቲዩብ ከዩቲዩብ ላይ የተለያዩ ዜናዎችን ማግኘት እንችላለን በአሁኑ ሰዓት በኢትዮጵያ በሁሉም የሀገሪቱ ክፍል ምን እየተከናወነ እንደሆነ በቀላሉ ማግኘትና ያንን ዜና መከታተል እጅግ በጣም ቀላል ነው ማለት ነው። እና ሁላችሁም ይህንን ዜና ከተለያዩ ምንጮች እንደምታገኙ ተስፋ አደርጋለሁ ማለት ነው። እንግዲህ ይህን ዜና የምናገኝበት ወይም ደግሞ መረጃን የምናገኝበት ጊዜ ማለትም ከእድሜያችን ጋር ይያያዛል ማለት ነው። እንግዲህ በጣም ህፃን እና ትንሾች ከሆን እነዚህን ነገሮች ለማግኘት እና ለተግባራዊ ለማዋል ትንሽ ከዕድሜ አንፃርም ስለሚያስቸግረን እንግዲህ ዜናዎችን የምናገኘው ከጓደኛችን ከቤተሰብ እንድሁም ደግሞ ከምናውቃቸው ሰዎች ይሆናል ማለት ነው። በእርግጥ ትላልቅ ሆነንም ዜናን እንግዲህ ከሰው ልናገኝ እንችላለን ማለት ነው። እንግዲህ ያ ሰው በመጀመሪያ ዜናውን ተከታትሎ ለኛ በዜና መልኩ ሊነግረን ይችላል ማለት ነው። እና ዜና የምናገኝባቸው ምንጮች ከእድሜያችን ክልል ጋር እንዲሁም ከእውቀት ደረጃ የትምህርት ደረጃንም መሰረት ያደርጋል ማለት ነው። ምክንያቱም አርሶ አደር እንግዲህ ዩቲዩብ ፌስቡክ እና እንዲሁም ጎግል ወይም ደግሞ የቴሌግራም መተግበሪያዎችን መጠቀም አይችልም ምክንያቱም ይህንን መሳሪያ ወይም ደግሞ ይህን ቴክኖሎጂ እሱ መከታተልና መጠቀም ስለማይችል ነው ማለት ነው። እና እንደዚህ አይነት ሰዎች ብዙ ጊዜ መረጃን ወይም ደግሞ ዜናን የሚያገኙት ከሬዲዮን እና ከጋዜጣ ወይም ደግሞ ከቴሌቪዥን ነው ማለት ነው። እንግዲህ ከጋዜጣና ከተለያዩ መጽሄቶችም እንዲሁ ዜናን ለማግኘት የግዴታ ማንበብ ስለሚያስፈልግ ማንበብ የማይችሉ ሰዎች በቀጥታ በድምጽ ከሬዲዮና ከቴሌቪዥን እያዩና በጆሯቸው እየሰሙ ይህንን ዜና ማግኘት ይችላሉ ማለት ነው። እንግዲህ ዜና የምናገኝባቸው ምንጮች እጅግ በጣም በርካት ናቸው። እኔ ዜና በጣም በሰፊው ከማገኝበት ነገር ግን ቴሌግራም

ሰላም ሰላም ጤና ይስጥልኝ እንግዲህ ማህበራዊ ሚዲያ ትጠቀማለህ ለሚለው ጥያቄ ምላሽ ልሰጣችሁ እወዳለሁ ማለት ነው። እንግዲህ መልሴም አዎ ማህበራዊ ሚዲያ እጠቀማለሁ። እንግዲህ ማህበራዊ ሚዲያ ወይም ደግሞ የመገናኛ ብዙሃን በጣም ብዙ ጠቀሜታዎች አላቸው። እነዚህ ማህበራዊ ሚዲያ ወይም ደግሞ መገናኛ ብዙሃን የተለያዩ መረጃዎችን ወደ እኛ ለማድረስ እጅግ በጣም አስፈላጊ ናቸው። በአሁኑ ሰዓት ማህበራዊ ሚዲያ የሚተላለፍባቸው ነገሮች እንግዲህ የተለያዩ ዜናዎችና የተለያዩ ድንቃቅንቅ ወይም ደግሞ በጣም ተአምር የሚባሉ ነገሮች የሚተላለፉባቸው ማህበራዊ ሚዲያዎች እጅግ በጣም ሰፊና በርካታ ይሁኑ መጥተዋል። እንደዚህ ማህበራዊ ሚዲያዎች እንግዲህ ከቀደሙ አንፃር ሲነጻጸር በአሁኑ የሚመጡ ወይም ደግሞ በዘመናዊ መልኩ የሚመጡ ማህበራዊ ሚዲያዎች እጅግ በጣም ነገሮችን በአጭር ሰዓት እና በአጭር ጊዜ ለኛ ምቹና አቀልጣፋ በሆነ ጊዜ የሚያደርሱ ሆኗል ማለት ነው። እናም እንደዚህ በመሆኑ እንግዲህ እነዚህ ማህበራዊ ሚዲያዎች ለእኛ እጅግ በጣም ምቹ ሁኔታን የሚፈጥሩና ለኛ ምቹ የሆኑ በመሆናቸው ማህበራዊ ሚዲያዎችን ሁሉም ሰው በአሁኑ ሰዓት ይጠቀማል ማለት ነው። እነዚህ ማህበራዊ ሚዲያዎች እንግዲህ በሁለት መልኩ ከፍለን ያጫው እንችላለን ማለት ነው። ለምሳሌ ፕሪንት ተደርገው ወይም ደግሞ ኮፒ ተደርገው በጽሁፍ የሚቀርቡ ማህበራዊ ሚዲያዎች እና በኤሌክትሮኒክስ መልኩ የሚቀርቡ ማህበራዊ ሚዲያዎች ብለን መክፈል እንችላለን ማለት ነው። ለምሳሌ ፕሪንት ወይም ደግሞ ኮፒ ተደርገው በጽሁፍ የሚቀርቡ በማህበራዊ ሚዲያዎች መካከል ጋዜጣ መጽሄትና የተለያዩ መጽሐፍትን መውሰድ እንችላለን ማለት ነው። ነገር ግን እነዚህ በጣም አሰልችና ለእኛ ለመጠቀም ምቹ አይሆኑም ማለት ነው። በቀላሉ ከቦታ ቦታ ይዘን ለመንቀሳቀስ አስቸጋሪ ስለሚሆኑ እነዚህን ማህበራዊ ሚዲያዊ ከመጠቀም ይልቅ እንደዚህ ኤሌክትሮኒክስ ማህበራዊ ሚዲያዎችን አብዝተን ስንጠቀም ወይም ደግሞ ሰዎች አብዝተው ሲጠቀሙ ይታያሉ ማለት ነው። ምክንያቱም እነዚህ ማህበራዊ ሚዲያዎች በጣም ጠቀሜታ አላቸው። ጊዜን ከመቆጠብ አንፃርም ከማያ ከአያያዝ አንፃርም ነገሮችን በቀላሉ ከማግኘት አንፃርም እንዲሁም ደግሞ ትኩስ መረጃን ከማግኘት አንፃር እንደዚህ አይነት ማህበራዊ ሚዲያዎች በጣም ጠቃሚና አሪፍ በመሆናቸው እነዚህን ልንከተልና ልንተገብር ይገባል ማለት ነው። እናም እኔ የምጠቀመው እንግዲህ ማህበራዊ ሚዲያ ወይም ደግሞ ሶሻል ሚዲያ የሆነበት እንግዲህ እነዚህ ማህበራዊ ሚዲያዎች በኤሌክትሮኒክስ የሆኑ ናቸው ማለት ነው። ምክንያቱም እንደዚህ ማህበራዊ ሚዲያዎች ታማኝና ትኩስ መረጃን እንዲሁም በቀላሉ ጊዜና ሰዓት ጊዜንም ከመቆጠብ አንፃር ለኛ የሚያደርሱ በመሆናቸው እንደነዚህ አይነት ማህበራዊ ሚዲያዎችን እጠቀማለሁ ማለት ነው። በአሁኑ ሰዓት አብዛኛው ሰው እንግዲህ የሚጠቀመው እነዚህን ዘመናዊ የሆኑ ማህበራዊ ሚዲያዎች ነው ማለት ነው። ከእነዚህም መካከል እንግዲህ ስማርት ፎናችን ወይም ደግሞ የእጅ ስልካችን ከፍተኛውን ድርሻ ይይዛል ማለት ነው። ከዚህም በተጨማሪ ቴሌቪዥንን መውሰድ እንችላለን ነገር ግን እኔ የምጠቀመው የስልኬን ነው ማለት ነው። እንግዲህ ከእነዚህም ለምሳሌ የዩቲዩብ ማህበራዊ ሚዲያን ብንወስድ እንግዲህ ይህ የተያዩ ነገሮች የሚተላለፉበት ነው ማለት ነው። በዚህ ማህበራዊ ሚዲያ እንግዲህ ብዙ ጠቀሜታ ማግኘት እንችላለን ማለት ነው። ምክንያቱም መረጃና ከማግኘት አንፃር እንግዲህ መረጃ ህይወት እንደመሆኑ መጠን ይህንን መረጃ ከነዚህ ማህበራዊ ሚዲያዎች በመውሰድ መረጃውን ለተግባር ልንጠቀምበት እንችላለን። ከዚህም በተጨማሪ እንግዲህ ማህበራዊ ሚዲያን በመጠቀም እውቀቶችን መቅሰም እንችላለን እንዴት ከተባለ። ከማህበራዊ ሚዲያ በመጠቀም እንግዲህ የተለያዩ ትምህርት አዘል የሆኑ ነገሮችን ልንወስድ እንችላለን እነዚህም እንግዲህ በትምህርታችን ላይ እንዲሁም ደግሞ በህይወታችን ላይ የሚጠቅሙ ሊሆኑ ይችላሉ ማለት ነው። በትምህርታችን ስንል እንግዲህ የተለያዩ ቪዲዮዎችን በመከታተል የተሰሩ ትምህርቶችን እንግዲህ በመከታተል የፈለግነውን ነገር ማግኘት እና እውቀታችንን ማዳበር እንችላለን ከዚህም ተጨማሪም ደግሞ ስለ ህይወት ትምህርት ልናገኝ እንችላለን። ይህም እንግዲህ በዚሁ ማህበራዊ ሚዲያ ላይ ማለት ነው። ሃይማኖታዊ የሆኑ ነገሮችን ማግኘት እንችላለን እነዛ ሃይማኖታዊ ትምህርቶች ደግሞ በህይወታችን ላይ ከፍተኛ እና ጠቀሜታ ያላቸው ነገር በመሆናቸው እንደነዚህ አይነት ነገሮችን እንግዲህ ከማህበራዊ ሚዲያ ማግኘት እንችላለን ማለት ነው። ሰው እንግዲህ እንደ እድሜው እና እንደ ትምህርት ደረጃው እንዲሁም ደግሞ እንዳለው የሃይማኖት ሁኔታ የሚጠቀምበት ማህበራዊ ሚዲያ የተለያየ ሊሆን ይችላል ማለት ነው። እንግዲህ በዚህ መሰረት ሰው የሚያገኝበት የማህበራዊ ሚዲያዎች የተለያዩ ሊሆኑ ይችላሉ ማለት ነው። ነገር ግን ብዙን ጊዜ እኔ የምጠቀመው እንዳልኳችሁ የስማርት ፎኔን በመጠቀም ማህበራዊ ሚዲያን በቀላሉ ማግኘት እችላለሁ ማለት ነው። እነዚህ ማህበራዊ ሚዲያዎችም በህይወቴ ላይ እና በትምህርቴ ላይ እጅግ በጣም ተጽኖ የሚፈጥሩና ጠቃሚ የሆኑ ነገሮች ሆነው አግኝተው አግኝቻችኋለሁ ማለት ነው